ጭንቀት ሲሰማህ ምን ታደርጋለህ? ውይ በስማም እኔ በተለይ ጭንቀት ሲሰማኝ ማለት ነው አይኔ ጆሮዬን ራሴን በጣም ነው የሚያመኝ ጭንቀት ሲሰማኝ ማለት ነው። ከዛ ግን እኔ መዝሙር አዳምጣለሁ ስብከት የቤተክርስቲያን ልጅም ስለሆንኩኝ መዝሙር ቀስ ረጋ ያለ እሰማለሁ። ከዛ ትን ነፋስ እቀበላለሁ መጀመሪያ ግን ማረገው። እንቅልፍ ነው የሚታየኝ እኔ እራሴን ካመመኝ ወይም ጭንቀት ከተሰማኝ ማለት ነው። ግን ጭንቀት በጣም ጎጂ ነው። እውነት እዚህ አለም ለስንት አመት እንደምንሆን ሳናውቅ ዝም ብለን እንጨነቃለን። የሚያስጨንቁን በጣም ብዙ ናቸው። እንደ ሰው አንተ ስለማታውቀው በሰው እጅ ስለተሰራክ ነው እንጂ ሰው ሆነህ በጣም ነው የምትቸገረው። አሁን ለምሳሌ ልንገርክ። አሁን ተማሪ ነኝ እኔ የትምህርት ያጨናንቀኛል። አሁን ደግሞ በሀገራችን ጦርነት ምናምን እየተባለ ስለሆነ በጣም ሞትም ያጨናንቀኛል። በቤተሰቦቼ የምሰራላቸው ነገር ያሳሰበኛል ምክንያቱም ሃያ ምናምን አመት ሆኜ ምንም ሳላግዛቸው እየኖርኩኝ ነውና። እናቴን ታሳስበኛለች እርጅና እየመጣባት ነው። ትዳርም ስላላገ እስከ ባል ስለሌለኝም ያስጨንቀኛል። የትምህርት ጉዳይ ነግሬሃለሁ የኢኮኖሚ ጉዳይም የኑሮ ጉዳይ አለ። ከዛም የምታውቀውን ሰው ታሪክ ስትሰማ እሱን ባለመርዳትህ ጭንቀት ይፈጥርብሃል። ከዛን ደግሞ የሆነ ገለጻ ካለብን ክፍል ውስጥ አስተማሪ ሲያዘን ምናምን። የቤት ስራ ካልሰራን አሳይመንት አሁን ደግሞ ቀጣይ ሳምንት ፋይናል አለን ከሃምሳ የአንደኛው ሴሚስተር ልንጨርስ ነውና። በጣም ጭንቀት አለ። ስለዚህ ከጭንቀት መፍትሄው እንደነገርኩክ እኔ መዝሙር ወይንም ስብከት ነው የማዳምጠው ከዛም መንፈስ እቀበላለሁ። ከዛ ደግሞ በጣም እተኛለሁ ከተጨነቅኩኝ እንቅልፍ ነው የሚታየኝና እንቅልፍ እተኛለሁ። ይሄንን ይመስላል እኔ ጭንቀት ሲሰማኝ የማደርገው ነገር እና ጭንቀት እ አሪፍ አይደለም እኛ ሰው በጭንቀት ምክንያት በጣም ብዙ ህመም ይመጣል። የደም ግፊት ምናምን የሚሉትን እ እነሱ ይመጣል ስለዚህ ባንጨነቅ ጥሩ ነው። ጭንቀት ለማንም አይጠቅምም እግዚአብሔር ያውቃል ብለን ማለፍ አለብን።